መንዳት ትችላለህ ለሚለው ጥያቄ ብዙ ነገሮች አሉ እንግዲህ እነሱን የምንጠቀማቸው ማለት ነው። ስለዚህ እችላለሁኝ የተለያዩ ተሽከርካሪዎች አሉ መጓጓዣ መንገዶች ስለዚህ እነሱን አሽከረክራለሁ እነዳለሁ ማለት ነው። ለምሳሌ ብስክሌት እንዲሁም ደግሞ ሌላ ባህላዊ መጓጓዣ እቃ የምናጓጉዝባቸው ነገሮች አሉ ስለዚህ እነሱን እጠቀማለሁ ማለት ነው። ምክንያቱም ስራዬን በአግባቡ ለመስራት የተሻለ ስለሆነ እነሱን እጠቀማለሁ ጉዞ ለማድረግም ደግሞ ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ ስለሚጠቅም ቀላል የሆነ ምቹ ሰዎች እንዳይደክሙ ስራቸውን ቶሎ እንዲጨርሱ ባሰቡት ሰዓት ቶሎ እንዲጨርሱ ያን ስለሚያደርግ

ሻማ ማብራት ትወዳለህ? እወዳለሁ። እንግዲህ፣ ይሄንን የምንጠቀመው የተለያዩ በዓላት ላይ ሊሆን ይችላል ወይንም ደግሞ መታሰቢያ ነገሮች ሊሆን ይችላል ማለት ነው። ስለዚህ እነሱ አይነት ቦታዎች ላይ እጠቀማለሁ። ይሄም እንግዲህ ለምሳሌ ልደት በሚከበርበት ሰዓት ላይ የዛን ሰው ልደት በደንብ በደማቁ ለማክበር ከተለያዩ የልደቱን ከምናከብርባቸው ነገሮች ተጨማሪ ደግሞ ለምሳሌ ዳቦና ኬክ ሊሆኑ ይችላሉ። የተለያዩ ምግቦች ሊሆን ይችላል። ባህላዊም ዘመናዊ ምግቦች ይዘጋጃሉ እዛ ልደት ላይ። ከእሱ በተጨማሪ ደግሞ እነዚህ ፈንዲሻ አለ፣ መጠጦች አሉ፣ ወይን ይኖራል ቡና ምናምን ሞክቴሎች ይኖራሉ ማለት ነው ስለዚህ ከእነሱ በተጨማሪ ደግሞ ልደቱን የሚያድምቅልን በሰውየው ቁጥር የተሰራ ሻማ ያስፈልጋል ማለት ነው በልደቱ ስለዚህ እሱን እንጠቀማለን ማለት ነው ሻማ። ሌላ ጊዜ ደግሞ ሌላ ጊዜ ደግሞ ሻማን የምንጠቀመው ይኸው በዓላት ፕሮግራም ላይ ነው ማለት ነው። በዓላት ላይ እንጠቀመዋለን። እንዲሁም ደግሞ ችቦ፣ ችቦም እንደሸማ ስለምንቆጠረው እሱንም እንጠቀማለን ማለት ነው። በዓሉን በደማቅ ሁኔታ እንዲከበር። ለምሳሌ በእኛ ሀገር የተለያዩ ባዓላቶች አሉ። ባህላዊ የሆኑ በዓላቶች አሉ። በሃይማኖታዊ የሆኑ በማህበረሰቡ የሚከበሩ በዓላቶች አሉ ማለት ነው። እነሱ በዓላቶችን በደማቅ ሁኔታ ለማክበር የግድ እነዚህ ያስፈልጋሉ ማለት ነው። እሳትም ይኖራል። ይሄ ሻማ ብቻ አይደለም የተለያዩ ፕሮግራሞች ይካሄዳሉ ማለት ነው። ከነዛ ፕሮግራሞች በተጨማ አብሮ ፕሮግራሙ እንዲደምቅ የሚያደርግ ነው ማለት ነው። ስለዚህ እሱን በእኛ ሀገር ብቻ ሳይሆን በተለያዩ ሀገራቶችም የሚከበር፣ በተለይ ልደት በሚከበርበት ሰዓት ላይ፣ አብዛኛው የአለማችን ክፍል የሚሆነው የዛን ሰው ልደት በሚያከብርበት ሰዓት፣ በዛ ሰው ልደት እድሜ ልክ የተሰራ ሻማ ያስፈልጋል ማለት ነው። ያንን ባለልደቱ ለኩሶ ያከብራል ማለት ነው። ለምሳሌ እድሜው ሃያ ከሆነ ሃያ ቁጥር ከሃያ ቁጥር የተሰራ ሻማ ያስፈልገዋል ማለት ነው። እሱን ተጠቅሞ ልደቱን ያከብራል ማለት ነው። ስለዚህ ደስተኛነታቸው እንዲጨምር ያን ቀን በደንብ እንዲያስታውሱት የማይረሳ ምሽት እንዲሆን የራሱን አስተዋጽኦ የሚያበረክት ነው ማለት ነው ሻማ። ስለዚህ አይረሲነት አለው ሚሞሪ ላይ የሚቀረጽ ምስል ቀራጭ የሆኖ እንዲፈጥር ያደርጋል ማለት ነው። ስለዚህ በጣም አሪፍ የሆነ

ልብሶችን በስራት ማስቀመጥ የተቀመጡ ናቸው ልብሶችን በስራት የተቀመጡ ናቸው ለሚለው ጥያቄ እንግዲህ ልብሶቼን በመጀመሪያ ልብሶችን በስራ ማስቀመጠው ስፍርት የማደርገው የግድ እንግዲህ አንድ ሰው ለይቶ ማስቀመጥ አለበት ማለት ነው ይሄ ማለት የታጠቡ ልብሶችን ካልታጠቡ ልብሶች የግድ ማለየት አለበት ማለት ነው። እንዲሁም ደግሞ ሸሚዞች ከሆኑ ሸሚዞቼን ለብቻቸው ማስቀመጥ አለበት። ቲሸርቶቹ ከሆኑ ቲሸርቶቹን ለብቻቸው ማስቀመጥ አለበት። እንዲሁም ኮት ከሆነ ኮት ለብቻው መቀመጥ አለበት። ሱሪ ከሆነ ሱሪውን ለብቻቸው ነው መደርደር ወይም በስራት መቀመጥ ያለባቸው ማለት ነው። ስለዚህ ልብሶችን በስርዓት ነው የማስቀምጣቸው ማለት ነው። በመጀመሪያ በደንብ የቆሸሹ ልብሶችን ካልቆሸሹ የታጠቡ ልብሶችን ለይቸን የማስቀምጠው የታጠቡ ልብሶች እና ካልታጠቡ ልብሶች የግድ ማለየት አለበት ማለት ነው እንዲሁም ደግሞ ሸሚዞች ከሆኑ ሸሚዞቼን ለብቻቸው ማስቀመጥ አለበት ቲሸርቶቹ ቲሸርቶቹን ለብቻቸው ማስቀመጥ አለበት ለምሳሌ ቲሸርት ከሆነ እነዛ ያጠብኳችሁን ቲሸርቶች ከቲሸርቶች ጋር በደንብ በስራት አጣጥፌ አስቀምጣለሁ ማለት ነው። ይሄም ልብሳችን እንዳይኮማተር ያደርጋል ማለት ነው ስለዚህ የቶሎ ቶሎ መተኮስ አይጠበቅብንም ማለት ነው። ሌላ ደግሞ እኛ ግሩሚንጋችን ወይም አለበብስ እንትናችን በጣም ያማረ እንዲሆን ያ ልብስ ሌላ ቆሻሻ ምናምን እንዳይገጥም ያደርጋል የሆነ

ሽቶ ትጠቀማለህ ወይ የሚለው ጥያቄ? ሽቶ እጠቀማለሁ ማለት ነው፤ ይህም የሚሆን እንግዲህ የሚጠቅመን ለምንድነው ራሳችን አሪፍ የሆነ ሽታ እንዲኖረን ማለት ነው። እንግዲህ ልብሳችንን ካጠብን በኋላ፤ ወይም በጽዳት የተቀመጡ እነዛ ልብሶች አጥበን በስርዓት አስቀምጠን ድርድረን ካስቀመጥናቸው በኋላ እንረጫቸዋለን ማለት ነው። ሽቶ፤ እንደገና ደግሞ ሽቶ በምንለስበት ሰዓት ልብሱን እንጠቀማለን ማለት ነው ሁለት አይነት ያጠቀቀም ዘዴ ነው ያለው። መጀመሪያ ስን አጥበን ስንደረድር ይሆናል ማለት ነው። ወይም በስራት ስናስቀምጥ ሎከራችን ላይ ስናስቀምጥ ነው ሌላኛው ደግሞ በምንለብስበት ሰዓት ነው የምንጠቀመው ማለት ነው። የተለያዩ አይነት ሽቶ አሉ ስለዚህ እነሱ የራሳችን የሆነ ፐርሰናል ግሩሚንጋችንን እንድንጨምር ያደርጉናል ማለት ነው። ወይም አሪፍ የሆነ በራስ መተማመናችን በሰው ፊት አሪፍ እንዲሆን እንዲጨምር ያደርጋል ማለት ነው። ስለዚህ በአሪፍ ጥቅም አለው። ይሄኛው

የምታውቀው አንድ ምሳሌ ንገረኝ? እኔ የማውቀው ምሳሌ ብዙ ምሳሌዎችን ነው ማለት ነው። ከነዛ ውስጥ ብዙ ነገሮችን እጠቀማለሁ ማለት ነው። ስለዚህ ምሳሌ እንግዲህ ምሳሌ አለ። ነገሮችን የምናስረዳበት መንገድ አለ። ሌላኛው ደግሞ

እምታስታውሰው ልዩ በዓል አለ የማስታውሰው በጣም ብዙ በዓላቶች አሉ በጣም ልዩ ሆነህ እማይረሳ ቀን ያሳለፍንበት ማለት ነው። ስለዚህ ከነ እንግዲህ በአገራችን የተለያዩ በዓላቶች ይከበራሉ ማለት ነው። ከእነሱም ውስጥ ብዙ በዓላትን አሳልፌ አውቃለሁ የተለያዩ ሃይማኖታዊ በዓላት አሉ ሌላው ደግሞ ባህላዊ የሆኑ በማህበረሰቡ ዘንድ በአካባቢያችን የሚከበሩ የተለያዩ ባህላዊ የሆኑ የሁሉም ሃይማኖት የሁሉም ጎሳ ሁሉም ብሄር እሚያከብራቸው በዓላቶች አሉ ማለት ነው። ሌላ በኩል ደግሞ በክርስትና ሃይማኖት እሚከበሩ ሃይማኖታዊ በዓላት አሉ በእስልምና ሃይማኖት እሚከበሩ ሃይማኖታዊ በዓላት አሉ እና በተለያዩ ሃይማኖቶች እሚከበሩ ሃይማኖታዊ በዓላት አሉ ማለት ነው። ስለዚህ እኔ ከማስታውሰው ወይ እማይረሳኝ ከእነዚህ ሃይማኖታዊ በዓላት መካከል እንግዲህ ብዙ በዓላቶች አሉ ማለት ነው። እኔ የማይረሳኝ በብዙነት የምናደርገው የገና በዓል ነው ማለት ነው። እንግዲህ የገና በዓል በሀገራችን ከሚገበሩ በክርስትና ኃይማኖት ተከታይ ከሚከበሩ በዓላት መካከል በቅድሚያ የሚነሳው በዓል ነው ማለት ነው። ስለዚህ የማይረሳ በዓል ነው ማለት ነው። እንግዲህ ሁሉም ሰው በእኛ አካባቢ እሚከበረው ሁሉም ሰው የገና ጨዋታ ተብሎ የእሚጠራው በዓል ያጨዋወት በዓል እንግዲህ ሁሉም ሰው የራሱ የሆነ ገና ሽመል ይዞ ኳስ አለ ማለት ነው። የገና መጫወቻ ኳስ እሱን እምንጫወትበት ማለት ነው። እንግዲህ ሁሉም ህፃናት ሊሆን ይችላል ጎረምሶች ሊሆኑ ይችላሉ እንዲሁም አባቶች ሊሆኑ ይችላሉ ወጣቶች ሁሉ በአጠቃላይ ማንኛውም ወንድ የሆነ ሰው እሚጫወተው ጨዋታ ነው ማለት ነው። ስለዚህ በጣም ይሄ የማይረሳው ሚሞሬብል የሆነ ማለት ነው። እሱም እንግዲህ ጨዋታ ያሸነፈው ደግሞ በመጨረሻ ጨዋታ ከተካሄደ በኋላ ጨዋታውን የሚያሸንፈው ሰው እየጨፈረ እየጨፈረ እሚሄድበት ማለት ነው እማይረሳ ሙቭመንት እማይረሳ ትዝታ ያለው ነው ማለት ነው። ስለዚህ በእኛ እምረሳው ይሄም ደግሞ ሌላ ደግሞ አሉ ማለት ነው። እንግዲህ በሀገራችን ከሚከበሩ በዓላቶች መካከል የገና በዓል እንበል እንጂ ሌላ የጥምቀት በዓልም አለ ብዙ በዓላቶች ይከበራሉ ማለት ነው። ኃይማኖታዊ ባላቶች

ዋይፋይ ትጠቀማለህ ነው? የሚል እንግዲህ ዋይፋይ እኔ እጠቀማለሁ ማለት ነው። ምክንያቱም ዋይፋይ የምንጠቀምበት ምክንያት እንግዲህ ዳታ በጣም እንትኑ ወጪው በጣም ከበድ ስለሆነ። ዋይፋይ አንድ ላይ በቤት ውስጥ ወይም በግቢ ውስጥ እንግዲህ አንድ ላይ ዋይፋይ በመጠቀም ራሳችንን ከተለያዩ ወጪዎች ለመከላከል ነው ማለት ነው። ሲቀጥል ደግሞ በጣም አሪፍ የሆነ ጥቅም አለው ማለት ነው። በብር ደረጃም ለአጠቃቀምም ደግሞ በጣም አሪፍ ነው ማለት ነው። ስለዚህ እኔ እጠቀማለሁ የተለያዩ መረጃዎች ቶሎ ቶሎ እንዲደርሱኝ በተለያዩ ሶሻል ሚዲያዎችን ደግሞ ማኔጅ ስለማድረግ ስለመቆጣጠር እንዲሁም ደግሞ የኦንላይን ስራዎችን ስለምሰራ እነሱን ለመስራት በጣም ቀላል መንገድ ብዬ የምጠቀመው እና እኔ ዋይፋይ ነው ማለት ነው። ስለዚህ እሱን እንጠቀመን ነው ማለት ነው። በተለይም ደግሞ ሲሜ ካርድ እንትን በስልኬ ካርድ በማልጠቅምበት ሰዓት ደግሞ የግድ ዳታ መጠቀም ስለማልችል ዋይፋዬን እጠቀማለሁ ማለትነው። ስለዚህ ዋይፋዬ የኔ ምርጫ ነው

እጅ እጅ ለሚለው ጥያቄ ነው እንግዲህ እጅን የምንጠቀመው የተለያዩ ስራዎችን ለመስራት ነው ማለት ነው። እጅ እንግዲህ ካሉን የሰውነት ክፍሎች መካከል እንግዲህ ካሉን የሰውነት ክፍሎች መካከል አንደኛው ነው ማለት ነው ለምሳሌ ከእኛ የሰውነት ክፍሎች መካከል እጅ እግር ራስ አይን ጉልበት ጥፍር እንዲሁም ደግሞ ሆዳችን ፊታችን አለ ማለት ነው ከእነዚህ የሰውነት ክፍሎች መካከል አንዱ ነው ማለት ነው። ስለዚህ የተለያዩ ስራዎችን ለመስራት እንጠቀምበታለን ማለት ነው። እንግዲህ አንድ ሰው እጅ ከሌለው አንድ እጅ የሌለው ሰው ከሆነ አንደ አካል ጉዳተኛ ነው የሚቆጠር ማለት ነው። ስለዚህ ስራዎችን ለመስራት ይቸገራል ማለት ነው። እጅ ብዙ ስራዎችን ለመስራት ብዙ ታስኮችም ብዙ ስራዎችን ለመስራት ይጠቅመናል ማለት ነው። ስለዚህ እጅ በጣም ጠቃሚ የሆነ የሰውነት ክፍላችን ነው

ብድር ነው እንግዲህ ብድር ማለት። ይሄም እንግዲህ ከአማራተኛ አማርኛ ላይ ካሉ ቃላቶች እንግዲህ የሚመዝግበው ቃላቶች መካከል አንዱ ሲሆን። ይህም ቃል እንግዲህ ትርጉሙ ብድር ማለት የተለያዩ ነገሮችን ከሰዎች መዋስ ማለት ነው። እንግዲህ ከሰዎች መዋስ ማለት ነው ከሰዎች ሊሆን ይችላል ከተለያዩ ድርጅቶች ሊሆን ይችላል መንግስታዊ የግልም ድርጅቶች ሊሆን ይችላሉ ከእነሱ የተለያዩ ነገሮችን መዋስ ማለት ነው። ስለዚህ ስንነዋስ እንግዲህ ብድር ስንበደር በምን ሊሆን ይችላል በአይነት ሊሆን ይችላል በገንዘብ ሊሆን ይችላል ማለት ነው። ሶ በገንዘብ ሊሆን ይችላል ማለት ነው። ሶ የተለያዩ ነገሮችን እንዋሳለን ለምሳሌ ገንዘብ ሊሆን ይችላል እቃዎች ሊሆን ይችላል ማለት ነው። ካለ ለምሳሌ እቃዎች ሊሆን ይችላሉ ለከነዚህ መካከል መኪናዎችን ልንዋስ እንችላለን። ነገሮችን አሉ ማለትም የተለያዩ ቀይ ቤት እና የቢሮ እቃዎችን ልንበደር እንችላለን። ማለት እነሱ ከተጠቀምን በኋላ ወይ ለምንፈልገው ነገር ካዋልናቸው በኋላ መልሰን ለሰዎቹ የምንመልስበት መንገድ ነው ማለት መሰለኝ። እ ብድር እንግዲህ በምንበደረው በክፍያ ሊሆን ይችላል ዝም ብለንም ሊሆን ይችላል ማለት ነው። ለሰዎች ስንመልስ የምንከፍለው ክፍያም ሊኖር ይችላል ዝም ብለንም ልንመለስ እንችላለን ማለት ነው። ስለዚህ ብድር ሰዎች ለእኛ የሚያውሱበት መንገድ ማለት ነው ብድር ይባላል ማለት ነው። እቃዎችንም ሊሆን ይችላል የተለያየ ገንዘብም ሊሆን ይችላል ማለት ነው። ይሄ ብድር ይባላል ማለት ነው። ለምሳሌ እንግዲህ መንግስታዊ ከሆኑ ድርጅቶች እና ወይም የግድ ድርጅቶች መካከል ለምሳሌ ባንኮችን ብንወስድ ብድር ያበድሩናል ማለት ነው። ብድር የሚያበድሩን ግን እኛ ብሩን ከወሰድን በኋላ ከተበደርነ በኋላ ለእነሱ እንደ ወለድ የምንከፍለው ክፍያ አለ ማለት ነው። ያን ብር ለእኛ ከበድሩን በኋላ ለእነሱ በየወሩ የምንከፍለው ክፍያ ይኖራል ማለት ነው። ስለዚህ ለእነሱም ጥቅማቸውን ለማግኘት ነው የኛም ደግሞ ደርሰውልናል ችግራችንን ከተወጣን በኋላ ብድራችንን እንመልሳለን ማለት ነው

እንደምን ነህ እንግዲህ ይሄ ደግሞ ሰላምታ ለማቅረቡ እንግዲህ ለሰዎች የምንጠቀምበት ቃል ነው ማለት ነው። ስለዚህ ሃይ ሰዎች እንዴት ናችሁ ሰላም ናችሁ ለማለት ነው የደህንነታቸውን ለመጠየቅ ሊሆን ይችላል። ከእነሱ ጋር ጊዜ ቆይታችን በጣም ትንሽ ከሆነ- ከተራራቅን ቆይተን ከሆነ ከተገናኘው ብዙ የቆዩ ሰዎች ከሆኑ እነሱን- ሰላም ለማግኘት በምንገናኝበት ሰዓት ላይ- ስንገናኝ የምንለዋወጠው የሰላምታ አይነት ነው ማለት ነው። ስለዚህ ለወንድ ወይም አንስ ተባታይ ጾታ ላይ የምንጠቀመው ቃል ነው ማለት ነው። ስለዚህ- ብዙ ጊዜ ወንዶች ተራርቀው የቆዩ ጓደኛሞች ሊሆን ይችላሉ ወይም አብሮ አደጎች ሊሆን ይችላሉ። እነሱ የሚጠቀሙት ብዙ ጊዜ ወንዶች ናቸው። የሰዋሰው የወንድ ስለሆነ ማለት ነው ይጠቀሙታል።

ፌብሩዋሪ ማለት እንግዲህ በፈረንጆች የመጣ ቃል ነው ማለት ነው የሚባለው። በፈረንጆች ፌብሩዋሪ የምንለው። በሁለተኛው ሁለተኛው ወር ነው ማለት ነው እንግዲህ በፈረንጆች የመጀመሪያው ወር የሚገባው። ጆንዋሪ ጀምሮ ነው ማለት ነው። ጆንዋሪ አንድ ፌብርዋሪ ሁለት ጀምሮ ስለሆነ ስለዚህ ፌብርዋሪ የምንለው እንግዲህ ከፈረንጆች። ቀናት ተቆጣጥር ወይም ወር የምንለው ሁለተኛው ወር ላይ የሚገኝ ነው ማለት ነው። ስለዚህ በዚህ በፌበርዋሪ ብዙ ነገሮች ይካሄደዋል ማለት ነው። ለምሳሌ እንደ አለም አቀፍ ደረጃ ብዙ ጊዜ አለማችን ላይ ያሉ የተለያዩ ሰለብሪቲዎች ባለፈው አመት ያሳዩትን ነገር የተለያዩ ሽልማቶችን አዋርዶችን የሚያገኙበት ወር ነው ማለት ነው። ለምሳሌ ግራሚ አዋርድ ምንለው ማለት ነው እንግዲህ አሜሪካ ነው የሚዘጋጀው። የተለያዩ አርቲስቶችን የሚሸልመው ማለት ነው ድምፃውያን የሚሸለሙበት ማለት ነው። ስለዚህ ይሄም የሚካሄደው በዚህ በፌበርዋሪ ወር ላይ ነው ማለት ነው። ስለዚህ ፌበርዋሪ ወር ብዙ ነገሮችን ቫላንታኒስ ደይ ተብሎ የሚከበረውም ደግሞ አለ አለም አቀፍ ደረጃ ሚከበርበት ወር ነው ማለት ነው። የፍቅረኛሞች ቀን ተብሎ የሚጠራው ነው ስለዚህ በፌበርዋሪ ብዙ እንደ አለም አቀፍ ደረጃ ብዙ ሁኔታዎች ይካሄዳሉ ማለት ነው